አዎ እችላለሁ በእንጨት እሳት ማብሰል በደንብ ነው ምችለው ከዚህ በፊትም ሰርቼ አውቃለሁ። ስጋ ጠብሼበት አቃለሁ እንደገና ደግሞ የተለያዩ ምግቦችን ሰርቼበት አቃለሁ። ስለዚህ በእንጨት እሳት ማብሰልን አቃለሁኝ በደንብ ነው የምችለው ማለት እችላለሁ ማለት ነው። ምክንያቱም ከብዙ ሰዎች ጋር

የትውልድ ቦታዬ በከጆ የሚባል የቢሾፍቱ ከተማ ዳር ላይ ያለች ከተማ ነች እንደገናም ደግሞ ከኢትዮጵያ ከኦሮሚያ ክልል ማለት ነው እንደዛ ነው። ከተማዋም ደግሞ በብዙ ነገር ትታወቃለች። እንደገናም ደግሞ ብዙ ሰዎች ተሰባስበው የሚኖሩባት ናት። ሰፊ የሆነች ከተማ ናት ስለዚህ እኔ የመጣሁት ከበከቾ

አዎ አውቃለሁ የመንገዴ ስም ቦሬ ይባላል ቦሬ የሚባል የመንገድ ስም አለ እኛ ጋር እና ያንን መንገድ ሁሉም ብዙ ሰው ይጠቀመዋል እንደገናም ደግሞ የቦሬ መንገድ ብዙ ሰዎች የሚጠቀሙት መንገድ ስለሆነ እኔም እጠቀመዋለሁ መንገዴን አውቀዋለሁ ማለት እችላለሁ ማለት ነው። ምክንያቱም ቦሬ የሚለውን ለ ብዙ ጊዜ ተጠቅሜው ስለማቅ ማለት ነው።

እኔ ድንጋይ እንኳን አልሰበሰብም ግን ደግሞ ብዙ ድንጋይ የሚሰበሰቡ ሰዎች አሉ ምክንያቱም የተለያዩ ቤቶችን ለመስራት እንደገናም ደግሞ የተለያዩ ጋራዎች ላይ ድንኳን ለመትከል ምናምን ስለሚጠቀሙበት አብዛኛው ሰው ይጠቀመዋል ግን ደግሞ እኔ ድንጋይን ስብስብን አላደርግም ያንን አልጠቀምም።

አዎ ብዙ የድርጅት ፕሮግራሞችን ተሳትፌ አውቃለሁ እንደገናም ደግሞ ዝቅጅቶችንም ተሳትፌ አውቃለሁ ብዙ ዝግጅቶችንም ተሳትፌአለሁ። ብዙ ዝግጅቶች አሉ በሀገራችን የሚዘጋጁ ለወጣቶች የሚዘጋጁ እንደገናም ደግሞ ለሰፊው ህብረተሰብ የሚዘጋጁ በጣም ብዙ አሉ ተሳትፌ አውቃለሁ።

እኔ የቀረበ ምግብ አልበላም ምክንያቱም ጠቅቤ ስለምውል ብዙ ጊዜ ይሁን ያው የቀረበ ምግብ አልበላም። ብዙ የሚበሉ ሰዎች ግን አሉ ያው ቢሆንም ኢትዮጵያ ውስጥ አብዛኛው ህብረተሰብ ይሄንን ለማግኘት ይከብደዋል። ግን ቢሆንም እኔ የተረፈ ምግብን አልበላም ከራሴ በደንብ ጠግቤ ነው የምበላው። ስለዚህ የተረፈ ምግብ አልበላም ትራፊም አልበላም።

እኔ ቀልድ መናገር አልወድም ምክንያቱም ትንሽ ኮስታራ አይነት ሰው ነኝ እንደገናም ደግሞ ከሰው ጋርም ሳወራ ብዙን ጊዜ ያው ትንሽ ኮስታራ ስለምመስል ብዙ ጊዜ እንደዚህ ለማድረግ ይከብደኛል። ግን ደግሞ እ ብዙ የሚያወሩ በጓደኞቼ ያሉ እንደገናም በዙሬ አሉ። ብዙ ሰዎች ግን ደግሞ እኔ ቀልድ ማውራት አልችልም

ኢንተርኔት አለኝ አዎ ብዙውን ጊዜ እጠቀማለሁ እንደገናም ደግሞ ከጓደኞቼ ጋር እጠቀማለሁ ከራሴም ብዙ ጊዜ እጠቀማለሁ እንደውም አብዛኛውን ጊዜ የማሳልፈው ኢንተርኔት በመጠቀም ስለሆነ። ኢንተርኔት አለኝ ሁሉም ሀገራችን ላይ ባይባልም ግን አብዛኛው ቦታ ላይ ኢንተርኔት አለ። ግን ደግሞ ኢትዮጵያ ውስጥ ትንሽ እጥረት አለ። ግን ደግሞ ቢሆንም አብዛኛው ቦታ ላይ ስላለ እኔም እጠቀማለሁኝ ማለት ነው

ሽማግሌዎችን እማከብረው በአብዛኛውን ያው እሚሉትን በመስማት ለእነሱ በመታዘዝ እንደገናም ደግሞ እነሱ አብዛኛውን ጊዜ ያው የህይወትን ውጣ ውረድ ያዩ ሰዎች ስለሆኑ እነሱ ብዙውን ነገር ስለሚያውቁ ከእነሱ ለመረዳት ሲባል እነሱ ሚሉትን መስማት እንደገናም ደግሞ እነሱም በሚሉት ብዙ ነገሮች ላይ መስማማት መቻል ማለት ነው

በአካባቢዬ ላይ ድልድይ የለም፤ ግን ደግሞ ቢሆንም በተለያዩ ቦታዎች ላይ ኢትዮጵያ ውስጥ ድልድይ በጣም ብዙ ቦታዎች ላይ አሉ። ምክንያቱም ሰዎችን ለማገናኘት ስለሚጠቅም ያም ደግሞ አብዛኛውን ጊዜ ድልድዮች የሚሰሩት በሁለት የተለያዩ ቦታዎች መሃል ሲሆን ያም ደግሞ የሚጠቅመው ሰዎችን ለማገናኘት ነው።

አዎ እህል መፍጨት በደንብ ነው የማውቀው ምክንያቱም ያው ብዙውን ጊዜ ስለማይ ሲፈጭ እህል አያለው እንደገና ደግሞ እናቶች ሲያስፈጩ አያለሁ። ስለዚህ እህል መፍጨትን በደንብ ነው የማውቀው። ብዙን ጊዜ ኢትዮጵያ ውስጥ ይሄ ነገር ይደረጋል አብዛኛው ሰው እህልን ያስፈጫል እንደገና ካስፈጨም በኋላ ደግሞ ያንን ለምግብነት ስለሚጠቀሙ አውቃለሁ።

ማሰላሰል ታደርጋለህ ላልከው ጥያቄ አዎ ማሰላሰል አደርጋለሁ ምክንያቱም ብዙ ጊዜ አሰላስልሃለሁ ብዙ የሆኑ ሀሳቦች ወደ አእምሮ ለሚመጡ ነገሮች አሰላስለው አስባለሁ። ስለዚህ ስለማሰላሰል ብዙም ጊዜ ያው ይሄንን ጥያቄ አሰላስላለሁ ብዬ መመለስ እችላለሁ ማለት ነው። በደንብ ነው የማሰላስለው።

አዎ የሞባይል ዳታን በደንብ ነው የምጠቀመው ምክንያቱም ያው ይህንን ደግሞ ማድረግ ግዴታዬ ስለሆነ እንደገናም ደግሞ የተለያዩ የምፈልጋቸውን ነገሮችም ደግሞ ለመፈለግ እንደገናም ደግሞ ከሰው ጋር ለመገናኘት እንደገና ብዙ ብዙ ስራዎችን ለመስራት ይሄ ዳታ መጠቀም ግዴታዬ ስለሆነ የሞባይል ዳታን እጠቀማለሁ ተጠቃሚ ነኝ

ማህበራዊ ሚዲያ በደንብ ነው እምጠቀመው ምክንያቱም አሁን ላይ አብዛኛው ህብረተሰብ ማህበራዊ ሚዲያን እየተጠቀመ ስለሆነ ይህንንም ደግሞ አለመጠቀም ስለማይቻል ያው ብዙ ህብረተሰብ ስለሚጠቀመው እኔም ደግሞ ከዛ ህብረተሰብ ውስጥ አንዱ ስለሆንኩኝ ግዴታ ያንን ነገር መጠቀም አለብኝ ስለዚህ ያንን ለማድረግ እሞክራለሁ ማለት ነው። ረጅም ጊዜያቶች አድጌዋለሁ እንደገና ተጠቅሜዋለሁ